ለበጎ አድራጎት ሰርቼ አውቃለሁ ለበጎ አድራጎት የሰራሁባቸው ጊዜያት መካከል ድሮ በትምህርት ቤት እያለሁ ከተማሪዎች ጋር ሆኜ የተለያዩ ልብሶችን በማሰባሰብ የተለያዩ ምግቦችን በማሰባሰብ ለበጎ አድራጎት ስራ እንዲውል አድርገናል እና እኔም ተሳትፌያለሁ ማለት ነው። ከአደጉ በኋላ በስራ ህይወቴ ላይም በየ ክረምቱ የበጎ አድራጎት የሚባል ክበቦች አሉና እዛ ላይ እሳተፋለሁ።

ከጎረቤቶቼ ጋር በጣም ጥሩ የሆነ ግንኙነት አለኝ። እንደ ኢትዮጵያዊነቴ ከጎረቤቶች ጋር በጋራ የምናሳልፋቸው የደስታ ፥የሀዘን እና ሌሎችንም እውነቶች የምናስተላልፍበት ማህበራዊ ግንኙነት መፍጠሪያ መንገዶች አሉን። እንደ እድር ሌሎችም አሉን እና ያ ከጎረቤቶቼ ጋር በጣም ጥሩና በጣም አሪፍ የሆነ ግንኙነት አለኝ።

ቃሌን አዎ እጠብቃለሁ ለአንድ ሰው ምናልባት ለአንድ ሰው ቃል ከገባው የሆነ ነገር አድርግልሃል ብዬ ቃል ከገባው ያን ቃል ለመጠበቅ እና ለመፈጸም ጥረት አደርጋለሁ። ምክንያቱም እንደ ኢትዮጵያዊ ራሱ አንዳንድ አባባሎቻችን ላይ ያሉት ከሚጠፋ የወለዱት ይጥፋ የሚባል ነገር አለ። እና ለቃል ትልቅ ዋጋ አለኝ ቃሌን እጠብቃለሁ።

በመስመር ላይ አዎ እማራለሁ። በመስመር ላይ የተለያዩ ቪዲዮዎች ይለቀቃሉ። በተለያዩ ሶሻል ሚዲያዎች ላይ የተለያዩ ትምህርታዊ ቪዲዮዎች ይለቀቃሉ። ከዛም ባሻገር ሆን ተብሎ የተከፈቱ ድረ ገጾች በመስመር ላይ የሚያስተምሩ አሉ። እና እኔም የተለያዩ የቴክኖሎጂ ትምህርቶችን በመስበር ላይ ወስጄ፣ ሰርታፊኬት አግኝቼ እና የተለያዩ ስራ ቦታዎች ላይም እንደ ግብአት ተጠቅሜበታለሁ ማለት ነው።

የወተት ተዋጽኦዎችን እመገባለሁ እወዳለሁ የተለያዩ የወተት ተዋጽኦዎች አሉ ከነዚህ መካከል ቅቤ እርጎ አይብ የመሳሰሉ አሉ እና ሁሉንም እርጎንም እወዳለሁ። ቅቤንም እወዳለሁ። እንዲሁም ደግሞ አይብንም እወዳለሁ እና በተለያዩ የምግብ ዝግጅት ውስጥ እጠቀማቸዋለህ። እና የወተት ተዋጽኦዎችንም እመግባለሁ እወዳለሁ።

ልብስ የማጥበው በሳምንት አንድ ጊዜ ነው በሳምንት ምናልባት ቅዳሜ ወይም ደግሞ እሁድ ላይ ልብሶቼን አጥባለሁ። ይህም ያው ከሰኞ እስከ አርብ ስራ ላይ ስለምውል እና ቅዳሜና እሁድ ብቻ ስለሆነ እረፍት ጊዜዬ በእነዚህ የእረፍት ጊዜ ላይ ልብሴ አጥባለሁ። ይህም ልብሶቼ ሳይ በጣም ሳይጠራቀሙ ከስር ከስር አጥቤ እንድዘጋጅ ይረዳኛል።

አዎ መዘምር እወዳለሁ። በሃይማኖቴ መዝሙር ትልቅ የአምልኮ ስርዓትና አገልግሎት በመሆኑ ለእግዚአብሔር የምናቀርበው ትልቅ ምስጋና በመሆኑ መዝሙር እዘምራለሁ። የተለያዩ መዝሙሮችን በስልኬ ላይ ጭኜ እዘምራለሁ። እንዲሁም ደግሞ አንዳንዴም እለማመዳቸዋለሁ። የተለማመድኩትንም እዘምራለሁ።

የቤት እንስሳ አለኝ። ከአንድም፣ ሁለት፣ ሶስት የቤት እንስሳዎች አሉኝ። ለምሳሌ ውሾች አሉ ሁለት ውሾች አሉኝ። እንደገና ደግሞ ድመትም አለችኝ እና የቤት እንስሳዎችን በጣም እወዳለሁ። ውሻ ያው ቤታችን ለመጠበቅ ይረዳናል። ልመት ደግሞ በጣም ደስ ስለምትል በጣም አንከባክቢ እኖራለሁ። የቤት እንስሳዎች አሉኝ።

ሳንደሎችን እለብሳለሁ የተለያዩ ሳንደል ጫማዎች አሉኝ ሰፈር በምዉል ሰዓት ወይም ደግሞ ቤት በምዉል ሰዓት ወይም ደግሞ ስራ በማልሆን ሰዓት የምለብሰው ሳንደል ጫማዎች ነው። ሳንደል ጫማዎች ቀለል ብሎኝ እንድውልና ፈታ ብዬ እንደንቀሳቀስ ይረዱኛል።

ብዙ የቤት እቃዎችን እጠቀማለሁ። የተለያዩ የቤት እቃዎች አሉኝ ለምሳሌ ወንበሮች አሉኝ፣ ምንጣፎች አሉኝ፣ እንዲሁም ደግሞ ሶፋ መቀመጫዎች አሉኝ፣ እንዲሁም ጠርጴዛ አለኝ፣ ቴሌቪዥን አለኝ፣ የምግብ ማብሰያ ድስጦች አሉኝ፣ የምግብ ማብሰያ ስቶቮች አሉኝ፣ የልብስ ማጠቢያ ማሽኖች አሉኝ፣ እና እነዚህ የቤት እቃዎች በጣም ይጠቅሙኛል።

ከፀሀይ የምትጠብቅበት መንገድ ያው እንደሁኔታው ይለያያል። ለምሳሌ መንገድ ላይ ፀሀይ ከመታኝ የማደርገው ጥላ ወይም ደግሞ የተሸፈነ ቦታ ያለበት ቦታ እጠልላለሁ። ቃሉንም ደግሞ ከቤት ስነሳ ፀሀይ ከሆነብኝ ዣንጥላ እጠቀማለሁ። ዣንጥላ ይዤ ወጣለሁ። ይሄም ያው ጥላ ሆኜ በጥላ ተሸፍኜ እንድሄድ ይረዳኛል።

አዎ የጨረቃ ብርሃን በጣም ነው የምወደው። እንደ አጋጣሚ የሰነፈለግ ትምህርቶች በጣም ስለምወድና ስለሚመቸኝና ስለማጠና እንደ አጋጣሚ የጫ የጨ የጨረቃ ብርሃንም በጣም እወዳለሁ። የጨረቃ ብርሃን ያው በጣም ሀይለኛም ባይሆን ማታ ማታ ላይ እቃ ውበቱ እንዲሁም ደግሞ ትንሽ ብርሃን የሚሰጠው ነገር በጣም ደስ ይላል።

አዎ እኔ ቅጽል ስም ነበረኝ። ድሮ ያው ሰፈር ላይ ከልጆች ጋር ከጓደኞቼ ጋር ኳስ በምጫወት ጊዜ የሰጡኝ ስያሜ ነውና። የሚሉኝ ያው ኤዲሰን ብለው ይጠሩኝ ነበር እና ኤዲሰን የሚባለው የቅጽል ስሜ የተገኘው። ያው እራሴ የፈጠራ ችሎታ ስላለኝና የፈጠራ ችሎታዬንም ለገንዘብ ወይንም ቢዝነስ ለማግኘት ለመስራት ስለምጠቀምበት። ያው ኤዲሰን የሚል ቅጽል ስም ሰጥተውኛል።

አዎ የኔ የምወደው ምግብ ብዙ ናቸው። ከነዛ መካከል ለመጥቀስ ያክል ለምሳሌ የስጋ ጥብስ የስጋ ጥብስ በጣም ይመቸኛል የስጋ ጥብስ ያ ብዙ ጊዜ መግብላት እድሉን ባላገኝም። በምበላ ሰዓት በጣም ደስታ ነው የሚሰማኝ ሌላው ደግሞ የመወደው ምግብ እንቁላል ነው። እንቁላል ያው ሁሌ ቁርሴ የምበላው እንቁላል ነው። እና እንቁላል ከምወዳቸው ምግቦች መካከል አንዱ ነው

አዎ ጺም አቆያለሁ ያው ጺም ማሳደግ በጣም ደስ ይለኛል። እና ጉንጬ ላይ እና አገጬ ላይ ሰፋ ያለ በጣም ደስ የሚል ጺም አለኝ። እና ይሄ ጺም እንደ ውበት ስለምቆጥረው ብዙን ጊዜ አልቆረጠውም። ምናልባት ብቀንሰው እንጂ ሙሉ በሙሉ ተቆርጬው አላውቅም።

አው የምወደው የ የሽታ ብዙ ናቸው ከነዛ ውስጥ ግን በጣም አስበልጬ የምወደው ሽታ የቤተክርስቲያን ቅዳሴ እጣን ሽታ ነው የቤተክርስቲያን እጣን ሽታ በጣም ስሜቴን ከሚያድሱት እንዲሁም ደግሞ ቤተክርስቲያንን ከሚያስታውሱኝ ደስ ከሚያሰኙን ሽታዎች መካከል አንዱ ነው። የቤተክርስቲያን ሽታ እንዲሁ ከሌሎች ሽታዎች ሚለየው ያው መንፈሳዊ እና ዘላለማዊ መሆኑ ነው። እና በጣም ደስ ይለኛል።